እሺ ምን አይነት የሙቀት መጠን ትመርጣለ? እኔ የምመርጠው የሙቀት አይነት ከ አስራ አምስት እስከ ሃያ ዲግሪ ሴንቲግሬድ ባለው ሬንጅ ወይም ክልል ውስጥ ብኖር በጣም ደስተኛ ነኝ። ምክንያቱም እኔ ያደኩት ደጋ እና ወይናደጋ ከሚባለው አካባቢ ስለሆነ ስለዚህ በተቻለ መጠን እዚህ ክልል ውስጥ ብኖር በጣም ደስተኛ ነኝ። ስለዚህ የሙቀት መጠኑ ከ አስራ አምስት እስከ ሃያ ዲግሪ ሴንቲግሪት የሚለካ የሙቀት መጠን የአየር ክልል ውስጥ ብኖር በጣም ደስተኛ ነኝ፤ ምንም ችግር የለብኝም ነገር ግን አምና ወደ ሰላሣ ሰባት ዲግሪ፤ ሰላሳ አምስት ሰላሳ ስድስት ዲግሪ ሴንቲግሬድ የሚለካ አየር ንብረት ክልል ውስጥ ሄጄ በጣም ለመተንፈስ ለመተንፈስ በጣም በጣም በጣም ነው ሚቸግረኝ። ስለዚህ በተቻለ መጠን እኔ መኖር የምፈልገው በዚህ እንደነገርኩህ ቀደም ብዬ እንደነገርኩህ ከ አስራ አምስት እስከ ሃያ ዲግሪ ሴንቲግሬድ ባለ የአየር ክልል ውስጥ ብኖር

በመስመርም ላይ ሙዚቃ ትሰማለህ? አዎ እንዴ የግድ አይደለም መስመር ላይ እኮ። ባሰማ እኮ። ግዴታ አስገድዶ ሙዚቃሙ ያሰማል። እንዴ ከድምጽ ከመጠን በላይ እኮ ነው። የሙዚቃዎች ሞርታርባ ተጨምሮ። የሚጨመሩት እና ስለዚህ ግዴታ አንተ አልሰማም አትልም እኮ ግዴታ ትሰማለህ። እንግዲህ ደስ ይበልህም አይበልህም። ምንም ግዴታ የለውም ስለዚህ በተቻለ መጠን። ዘመ እሰማለሁ እሰማለሁ ምንም እንትን የለውም እሰማለሁ። ይቅርታ። ይሄ ልጅ እየረበሽ በጣም አስቸግረን እኮ እና እንትኑ ይገባችኋል ብዬ አስባለሁ። በጣም ይቅርታ ይቅርታ። ምክንያቱም እነሱ እየረበሹ መረበሽ ላይ ናቸው። እና ምንም ግን አንዳንድ ሙዚቃዎች መስመር ላይ ያሉ ሙዚቃዎች በጣም ይረብሻሉ። እኔ አሁን ባለው የድምጽ ብክለት የሚባል። እንደ አዲስ ህግ ቢቆቋም እኔ ራሱ ደስተኛ ነኝ። ምክንያቱም አረ በጣም የሚረብሽ ብታይ በጣም በጣም በጣም አንዳንድ ሙዚቃዎች በጣም አያድርሱ ነው አያድርሱ ነው። እንዴ በጣም እኮ ማንበብ አትችልም ተወው እኔ አሁን እንዴ ማንበብ ማየት አትችልም? በጣም ነው የሚረብሹህ

በግበያ ዋጋ እንዴ የግብያ ዋጋማ ምን ይሄ እኮ የግብያ ዋጋን እኮ መደራደር፣ መከራከር አስፈላጊ ነገር ይመስለኛል። በጣም ጠቃሚ ነው። ለህይወትም ጠቃሚ ስለሆነ ይሄ የግድ ነው አረ ግድ ነው ተደራድረህ ተከራክረህ ካልገዛ እኮ ይሄ ምን ምኑን ሰው ሆንህው እና ስለዚህ በተቻለ መጠን የግድ ነው እኔ እንትን እላለሁ አዎ እከራከራለሁ እደራደራለሁ። ከዛ ቅናሹን አይተህ ምን ታደርጋለህ ትገዛለህ እንዴ ብላ እንዴ ያሁን ነጋዴ እኮ አላየሁም እኮ አንተ አሁን ነጋዴ ወይም ገበያ ላይ ያለ ሻጭ እኮ በጣም አስቸጋሪና ወሮ በላ እንዴት ተስብስቦበትና በመጀመሪያው ቢያንስ ግማሽ ፐርሰንት ታስቀንሳለህ እና በተቻለ መጠን ምን ታደርጋለህ መሰለህ የግዴታ የግዴታ ምን ማድረግ አለብህ ግዴታ አዎ መከራከር መደራደር ተደራድረህ የተሻለውን ከአንድ ቦታ አይደለም አንድ ቦታ ላይ ሁለቱና ሶስት ቦታ ላይ መደራደር ያለብህ ይመስለኛ። የ ግዴታ ማለት ነው። ግዴታ ውዴታ መከራከር እና መደራደር ግዴታ ነው አስፈላጊ ነገር ነው። በጣም ጠቃሚና ጥሩ ነገር ነው። ስለዚህ በተቻለ መጠን መደራደር መከራከር እና ዋጋ ማስቀነስ የግድ አስፈላጊ ነገር መስሎ ስለሚታየኝ እኔ በተቻለ መጠን እደራደራለሁ እከራከራለሁ ይሄ ነው የኔ አላማ። አዎ እደራደራለሁ፣ እከራከራለሁ ከዛ ተከራክሬ፤ ተደራድሬ እገዛለሁ ይሄ ነው ብዙ ጊዜ የምፈልገውና የማስበው። ጥሩ እቃ ለመግዛትም የግድ መደራደር መከራከር አስፈላጊ ነገር መስሎ ይታየኛል። እኔ ባለኝ እንትን ስለዚህ አዎ እከራከራ

የቤት ጣሪያህ በምን የተሰራ? የቤት ጣሪያ የተሰራው በኮርኔስ በቆርቆር ኮርኔስ አለ ኮርኔስ ጅብስም የሚባል ታቅ ከሆነ ጅብስም እንለዋለን በእኔ በእንግሊዘኛ የእንግሊዝኛ ቃል ይመስለኛል። እና ጂብሰም አደህ የጂብሰሙ ተዛ ቀለም ተቀብቷል ከላይ ደግሞ እንጨት አለ ማገሮች የተለያዩ አውራጅ የሚባል አለ ማገር የሚባል እሱ እሱ ተደርጎ ከላይ መጨረሻው ላይ ይሄ ከላይ ሆነ ከቡድን ፀሀይ ሳይ በፀሀይ በኩል ሆነህ የምታየው ቆርቆሮ አለ ይሄ የተራ ቆርቆሮ የሚባለው አይነት የቆርቆሮ አይነት ጣሪያ በሱ ተሸፍኗል። እና ጥሩ ቤት ነው እጅብስም ይሄ ክራይ ነው በርግጥ እውነት የክርይ ነው እንዲሁ መቼ ከዚህ ቤት ክራይ እንደምወጣ ፈጣሪ ወቀው እንዲሁ እናንተም ብር እርታችሁኝ እንዲሁ ትንሽ ነገር አግዛችሁኝ እንዲሁ ቤት እሰራ በጣም ደስ ይለኛል እና የቤቴ ጣሪያ ቀለም አለው ቆንጆ ቀለም አለው ነጭ ቀለም ጅብሰም አለው። እንደነገርኩህ ከላይ ቆርቆሮ ነው እሱ ባለ ሃያ ስምንት ጌጅ የሚባለው አይነት የቆርቆሮ አይነት ነው እና እሱ ነው እኔ የምጠቀመው የኔ የኔ ቤት ጣራ አይነት ይሄን ይመስላል። እና በተቻለ መጠን ይሄን እጠቀማለሁ ይሄ ነው ልል የፈለኩት እኔ ያለኝ እኛ እንደዚህ ነው እንግዲህ እንትናችን የኛ የቤት አይነታችን ይህን ይመስላል አመሰግናለሁ።

ለበጎ አድራጎት ሰርተህ ታውቃለህ ኧረ እኔ ብዙ ጊዜ ብዙ ጊዜ ሰርቼ አውቃለሁ ብዙ ጊዜ ሰርቼ አውቃለሁ። እንዲህ ግን እረ በስማም ብዙ ጊዜ ለምሳሌ ምን ሰራው መሰለህ? አሁን በቅርቡ ራሱ ዲዛይን ፕሮጀክት ላይ የአማራ የልማት ባንክ ወይም የአማራ አማራ በጎ አመልድ የሚባል እንትን አለ እና ለሱ ራሱ ምን ሰርቼለው መሰለህ? ቢ ፕላስ ጂ ፕላስ ቴን ቢውልዲንግ ስትራክቸራል ዲዛይኑን በራሴ ነው ለበጎ አድራጎት ምንም አይነት ክፍያ ሳልጠይቅ። እንደገና ኢንቫይሮመንታል ኢምፓክት አሰስመንት የሚባል እሱን እሱን በነፃ ነው ዲዛይን ያደረኩላቸው ቢያንስ ከሃምሳ እስከ መቶ ሺህ ብር ገቢ አገኝበት ነበር። እና ወደ አስረኛው ወለል ህንፃ በራሴ እና ወደ ታች ቤዝመንቱ ወደ መሬት ሁለት የሚወርድ ህንፃ በራሴ። ማንንም ሰው ብር ሳልጠይቅ በራሴ አሁን ራሱ በቅርብ ምንሰራው መሰለህ? እንትን ራሱ ውይ ድልድይ ድልድይ አሁን ራሱ ዲዛይን እየሰራሁ ነው በራሴ። ምንም ሰው ሳልጠይቅ ማለት ነው ምንም አይነት ክፍያ ሳልጠይቅ በራስ ተነሳሽነት ይሄ በጎ አድራጎት ነው ማለት ይቻላል። ማህበረሰቡ አሁን በጣም ያሳዝናል ብታይ አሁን እዚያ አካባቢ ሄጄ ማህበረሰቡን ሳየው ክረምት ክረምት እስከ ወገቡ ድረስ ባህር እየገባ ነው። እንትን የሚለው እና የዚያን የዛን አካባቢ ማህበረሰብ ችግር ለመቅረፍ እኔ ተነሳስቼ በግል ተነሳስቼ ምንም አይነት ክፍያ ሳልጠይቅ ዲዛይን እያደረኩ ነው። እና ግዴታ ነው ይሄ ማህበረሰብክን ማገልገል በእውቀት ማገልገል ምን ምን ምን እንትን አለው። ስለዚህ በጣም አስፈላጊ ነገር ሆኖም ስላገኘነው ጉዳዩም አሳሳቢና አስቸጋሪ ስለሆነ የግዴታ ምን ማድረግ አለብን። ዲዛይን በራሳችን ተነሳሽነት አሁን ወደ ስምንት ሜትር ርዝመት ያለው ይመስል ይሆናል ብዬ ተስፋ አደርጋለሁ። ስምንት ሜትር አካባቢ ያለ ድልድይ በነፃ ዲዛይን እያደረኩ እገኛለሁ እና ብዙ እንትኖችን አድርጌያለሁ ለማለት ነው። ወደፊትም አደርጋለሁ የግድ ነው። በእውቀትህ ማህበረሰብን ማገልገል ግዴታ ነው ብዬ ስለማስብ አዎ ዲዛይን እያደረኩ ነው

አይ ቀልድ እንኳ እንዲሁ ከማያወጣላቸው ሰዎች አንዱ እኔ ነኝ ማለት አይከብድ። አዎ። ቀልድ ብዙ ጊዜ እንዲሁ ቀልድ ቀልደኛ ነኝ አይደለሁም እኔ ቀልደኛ ነኝ ለማለት። አይ ቀልድ ሰው እንኳን አይደለም እኔ የስራ ሰው በጣም የስራ ሰው ከሚባሉ ሰዎች። እውነት አሰፋ ነው እና ስለዚህ ሐዋርያ ቀልደኛስ አይደለሁም ቀልደኛ አይደለሁም። ቀልደኛ ሃይ ቀልደኛ ብሆንማ ደስ ይል ነበረ ስለዚህ ቀልደኛ አይደለሁም። ግን ምንድነው የመሰለህ? በተቻለ መጠን የስራ ሰው ነኝ እና ቀልድ ብዙም አልወድም። በልድ እንደው ብዙም እንደ ሰው ሲቀልድ ራሱ ብዙ አያስደስተኝም እንደው በጣም ቶሎ ስሜቱ የማይቀሰቀስ ሰው። ተይ ብትገልጽ ደስ ይለኛል። እና አዎ ኧረ ቀልድ ብዙም የቀልድ ሰው አይደለሁም። እኔ የስራ ሰው እኔ በቃ ስራ ላይ ዝም ብዬ ገልጃጃ የማያገባው ሰው። ግትር ሰው ነኝ። እና ስለዚህ አይ ቀልድ ላይ እንኳ ብዙም እንዲሁ ቀልድ መስማት መች መስማትስ መች እወዳለሁ። እንኳን መናገር አይ አንተዬ እና እንደዛ ነው። አባዬ

የስልክ ባትሪ ምን ሰዓት ይቆያል በጣም እየተጠቀሙበት ከአራት ሰዓት እስከ አምስት ሰዓት አር እስከ ስድስት ሰዓት አካባቢ እንደ አጠቃቀም ያው ለምሳሌ ይወስኗል የአጠቃቀም አይነት ራሱ አጠቃቀሙ በተለይ ቲክቶክ ሚባል መተግበሪያ የምትጠቀም ከሆነ በጣም ነው። እስከ አራት ሰዓት ነው ሚይዘኝ አራት ሰዓት ራሱ ከቆየ በጣም ጎበዝ ነው። ግን አሁን ለምሳሌ ለንባብ ለንባብ እንደዚህ ነገር ዩቲዩብ ራሱ አይቀን ብዙም አይበላም እንደ ቲክቶክ ቲክቶክ ግን በጣም ነው እንትን ሚበላው ባትሪ ኦሮ በስመአብ በስመአብ እሱ በጣም በጣም በጣም በጣም በጣም በጣም በጣም ነው የሚበላው። ነገር ግን ለንባብ ለምን ለምን ቶሎ እስከ ስድስት ሰዓት ዘጭ አድርጎ ይዘኛል ምንም ባትሪ ቆንጆ ቆንጆ ባትሪ ነው የሬዲ ሚኖት። ሰቨን ራሱ ከዛው ተሰርቶ የመጣ ባትሪ ነው ግን ምንም እንትን የለበትም ምርጥ ባትሪ ነው ባትሪ ቆንጆ ባትሪ ቆንጆ ደስ የሚል ባትሪ በጣም የሚወደድ ባትሪ ነው። እና እንደዛ ስለሆነ ምንም እንትን የለበትም አረ በጣም ምርጥ ባትሪ ነው። በነገራችን ላይ እኔ በጣም ደስ ብሎኝ ወድጄውም ወድጄው እንትን የምልበት ባትሪ ነው ኧረ በስመአብ በጣም ደስ ይላል ብታየው ኧረ በጣም አስፈላጊ ባትሪ ነው። እና እስከ አራት ሰዓት እስከ ስድስት ሰዓት አካባቢ ይይዛል በተለይ ቲክቶክ ስትጠቀም አራት ሰዓት እዛ አካባቢ ዩቲዩብ ስድስት ሰዓት አካባቢ አምስት ሰዓት አካባቢ እጠቀምብታለሁ ይሄን ያህል ነው። እንትኔ

አይ ይሄን አልነገርኩህም ብለህ ነው? የምወደው መተግበሪያ ብዙ ጊዜ የምጠቀመው ቲክቶክ የሚባል መተግበሪያ አዳዲስ አጫጭር መረጃዎችን ለማየት በጣም እጠቀመዋለሁ። አዎ አሁን እጠቀመዋለሁ። ለመረጃ ይሄ በተለይ ትምህርታዊ የሆኑ ነገሮች አሉ። በተለይ በጣም አጫጭር፤ በተለይ እንግሊዘኛ ትምህርትን ለማዳበር እኔ ይሄ ይሄ መተግበሪያ በጣም በጣም አረ ወድጄዋለሁ። ወድጄዋለሁ። የምር በጣም ነው የወደድኩት። እንዴ ምርጥ መተግበሪያ ነው። ይመቻል። ብዙ ጊዜ እኔ በጣም ተመችቶኛል። አሁን ባለው በጣም አሪፍ መተግበሪያ ነው። እና በጣም ተመችቶኝ እየሰራሁበት ያለ መተግበሪያ ቲክቶክ ነው። ሁለተኛ ዩቲዩብ። ዩቲዩብ ራሱ በጣም ቆንጆ ተስማሚ ለኔ ይሄ በተለይ ምስላዊና የሚደመጡ ነገሮችን ለመስማት የግድ ዩቲዩብም ወሳኝ ነው። ሌላ የምጠቀመው መተግበሪያ ፌስቡክ ራሱ መረጃ ለማንበብ ብዙ ጊዜ አዎ አሁን አሁን በቅርቡ ወደ ፌስቡክ ትቼው ነበር በሃላ አካባቢ ላይ። አሁን አሁን እየተመለስኩ አዳዲስ ነገሮችን አዳዲስ የምትጠፉ ስራዎችን ወይም በቃ የተለያዩ ነገሮችን ታገኛለህ። ብቻ እንትን ላይ ፌስቡክ ላይ። እና በተቻለ መጠን እዛ ጋር እንትን አደርጋለሁ። ራሴን አዝናናለሁ። አዎ፣ አዎ እከታተላለሁ።

ምንአይነት አይ በጥቅማ ጥቅም ደረጃ እንኳን ተወው እኔ እንደው በጣም የተጎዳሁ ሰው ነኝ እንዴው ይሄን ያህል እንዴው ጥቅማ ጥቅም እንዲህ አሁን እኮ አረ በጣም አስከፊ ነው። ተው ተው ይሄንስ እንደው ስሜት ቀስቀሽ። ጥያቄ ለጠየከኝ ምን ጥቅማ ጥቅም አገኛለሁ ብለህ ነው? እኔ በጣም እንዲህ በጣም ጥቅም ትወው የለም ወፍ የለም አባዬ። ምንም አይነት ጥቅም አላገኘሁም እኔ እንዲሁ የጥቅም ተወው ተወው ምንም ጥቅም አላገኘንም። የጥቅማ ጥቅም ሰው አረ የለም ምንም ምን ጥቅማ ጥቅም አለ ብለህ ነው? ምንም ወፍ የለም አባዬ። ወፍ የለም ምንም አይነት ወፍ የለም ጥቅም የለም የለም። ምን ያው ለምሳሌ በደብረ ማርቆስ ዩኒቨርሲቲ ሳገለግል የቤት ጥቅም ማግኘት ነበረብኝ የለም አላገኘሁም። የነዳጅ ጥቅም ማግኘት ነበረብኝ ኧረ ወይ ነዳጅ አያ የለም። እና በጣም የምንኖርበት እንትን አካሄድ እኔ አንድ ሀገር ላይ ተቀምጠህ አሁን የባንክ ሰራተኛን ሄደህ ብታይ የሚያገኙትን ጥቅማ ጥቅም እና አንድ ከፍተኛ የዩኒቨርሲቲ መምህር የሚያገኙት ጥቅማ ጥቅም። እኔ ሰማይና የምድር እኔ ተው በቃ ተው እሱ ብዙም እንደው ከፖለቲካ ጋር ግንኙነት አይሆንብን እንጂ እኔ በጣም እንዴው በጣም ያሳዝናል። ለማንኛውም ግን ምንም አይነት ጥቅማ ጥቅም አላገኝም የሚለውን ብትዝልኝ ደስ ይለኛል። ግን ደሞዝ ጥቅማ ጥቅም ከሆነ አይ ደሞዝ የምትሰራበት ነው። ግን ጥቅማ ጥቅም እሚባለው የሆነ ስራ ስትሰራ ያን ስራ ለሰራበት ጥቅም የምታገኝበት ነው። ምንም አይነት ጥቅማ ጥቅም አላገኝም

ከስራ ሰዓት በኋላ ትሰራለህ? አዎ ስራ ምን እኔ የማርፍበት አለን ብለህ ነው። እኔ በቃ አስራ ስድስት አስራ ሰባት ሰዓት እሰራለሁ ማለት ይቻላል አሁን። ምክንያቱም የተለያዩ ነገሮችን ታያለህ። ቤት ራሱ መጥቼ ልጆችን እንከባከባለሁ። ልጆችን ልብስ አጥባለሁ። ምግብ ኧረ እንደው ስንቱ ነገር እኔ በጣም በጣም አረ በስማም ምንም አረፍኩበት የምል እንትን የለኝም እኔ በጣም ብቻ ከባድ ነው እንደው ይሄንንም እንደው በጣም እግዚአብሔር እንደው በርግጥ ኢትዮጵያ ውስጥ ለመኖር በአሁኑ ጊዜ በጣም በጣም ከባድ ነው እውነቴን ነው ምነገርህ በጣም ከባድ ነው። እና እንደዛ ስለሆነ ትንሽ ይከበዳል። በስማም ትወው ትወው አያድርስ ነው። እንደው የምነግርህ እንዲህ በጣም ከባድ ነው። ከባድ ከባድ አይገልጸውም እውነቴን የምነግርህ በጣም እረ በስማም ተወው አይገልጸውም ከባድ ብቻ እና ብዙ ነገሮች አሉ። በተቻለ መጠን ግን እንደዚያ እንደዛ ነው አረ በጣም ይከብዳል በጣም ይከብዳል። አሁን ያለው ነባራዊ ሁኔታ በኢትዮጵያ ያለው ነባራዊ ሁኔታ በጣም ከባድ ደረጃ ነው ያለው። ነገር ግን እስኪ ከስራ ሰዓት በኋላ ብዙ ስራዎችን እያማተርኩ ነው፤ እየፈለኩ ነው፤ እየሰራሁ ነው አማትራለሁ እየሰራሁ ነው በጣም አዎ